የቀድሞ ቁጥር አስጠቀማለሁ ወይ ለሚለው እንግዲህ ኢትዮጵያዊ ሆኖ የቀድሞ ቁጥሬ የማይጠቀም ሰው ይኖራል ብሎ አላስብም። እኔ ሁል ጊዜ እጠቀማለሁ እጅግ በጣም አስፈላጊ ነው። ምክንያቱም ለምንድነው? እንግዲህ አንድ ሰው ቀን መቁጠሪያ እጅግ አስፈላጊ ሊሆንበት የሚችለው ለምንድነው? የተለያዩ የበዓላፍ እሱ አለ። እነሱን በዓላፍ ደግሞ በትክክል ቆጥረን ለመድረስ። በዓሉ መቼ ይውላል የጾም ጊዜ መቼ ይውላል እክስ ጊዜ መቼ ይሆናል የሚለውን ለማግኘት። የቀድሞ መቁጠሪያ አይተን ካላወቅን ድረስ በትክክል በዓላትም የጠይተው የማውቅ አንችልም። ምክንያቱም ቋሚ በየአመቱ ቋሚ ቋሚ የሚወሉበት በኋላ ሳልቶ ነገር ግን የሚቀያየሩ በየአመቱ ቀናቸውና ወራቸው የሚቀያየር በዓል ስላለ። ይሄ ቀን መቁጠሪያ እጅግ በጣም አስፈላጊ ነው ማለት ነው። በዛ መንገድ እጠቀማለሁ ማለት ነው።

እሺ ከጎረቤቶች ጋር ጥሩ ግንኙነት አለህ ለሚለው? አዎ አዎ በጣም የሚል ደስ የሚል ጥያቄ ነው። በነገራችን ላይ ማህበራዊ ኑሮ። እጅግ በጣም አስፈላጊ ነገር ከሆኑ ነገሮች ውስጥ አንዱ ነውና። ስለዚህ ከጎረቤቶቼ ጋር በጣም እጅግ ደስ የሚልና ጥሩ ግንኙነት አለኝ። ይሄ ደግሞ እጅግ በጣም አስፈላጊ ነው ምክንያቱም ሰው የሚኖረው ከሰው ጋር ነው። የሰው ልብሱ ልብስ ሳይሆን ሰው ነው። የሰው ልብሱ ሰው ነው። እና። ስለዚህ ሰው በደስታው ጊዜ በሀዘኑ ጊዜ አብሮ ሁሉንም ክፉንም ደጉንም በአንድ ሲያሳልፍ ነው ደስ የሚለው። ስለዚህ። ሰው በደስታም ጊዜ በሀዘንም ጊዜ ሰው ጋር አብሮ በአንድ በመጫወት በአንድ በማውራት። ደስታንም ብሆን ሀዘንን መካፈል ለሰው ልጅ ኑሮን ከሚያቃሉ ነገሮች ውስጥ አንዱ ነውና። ህይወትን ቀለል አድርገን እንድንገፋ ያደርገናል ማለት ነውና። ስለዚህ እንደመታደል ሆኖ እኔ ደግሞ ከጎረበቶቼ ጋር በጣም ደስ የሚል ግኑኝነት። አለኝ ጎረቤቶቼ ጋር በጣም ፍቅር ነኝ። በበዓላት በደስታቸው በደስታዬ ሁሉም ነገር አብረን ነው የምናሳልፈው። ይሄ ለኔ በጣም ጥሩ አጋጣሚ ነው። ወይም ደግሞ ከአንዱ ከማህበራዊ ኑሮ ግንኙነቶች ደስ ከሚሉኝ ውስጥ አንዱ ነውና። በጣም ደስ ይለኛል እኔም ጥሩ ግንኙነት አለኝ አመሰግናለሁ። ቻው።

እሺ አመሰግናለሁ በምን ሰዓት ትተኛለህ ለሚለው? እንግዲህ ሰው በእያንዳንዷ ሰዓት አንደኛ እሱ አቅዶ በታቀበ እሱ እስኬጁል ባወጣው መሰረት ላይንቀሳቀስ ይችላል። አንዳንዴ ደግሞ የተፈጥሮ ሕግ በሚገዛው ሊንቀሳቀስ ይቺላል። ለምሳሌ አሁን አይ እመ ቀን እተኛለሁ ማታ እሰራለው ቢል አንድ ሰው ከተፈጥሮ ሕግ እየወጣ ነው። ሁሉም ሰው ስለሚተኛ ማንም ሊገዛው አይችልም ስለዚህ ቀን እየሰራ ማታ ቤተኛ ነው። ከስተመር ሊያገኝ የሚችለው ወይም ደንበኛ ሊያገኝ የሚችለው ስለዚህ እኔ የተፈጥሮ ህግን አከብራለሁኝ። የምተኛው ማታ ነው ማታ ከአራት ሰዓት ጀምሬ እስከ አስራ አንድ ሰዓት እተኛለሁ ማለት ነው በአቤሬጅ በቀን ከስድስት ሰዓት እስከ ሰባት ሰዓት እተኛለሁ ማለት ነው። የተፈጥሮን ህግ በማከበር ምሽት እተኛለሁ ቀን ደግሞ ስራዎችን እሰራለሁ ማለት ነው። ነገር ግን አንድ ጊዜ ስራ በሚበዛብኝ ሰዓት ቀን ናፕ እንቅልፍ ናፕ ልውስድ እችላለሁ ማለት ነው። ነገር ግን ይሄ ሁል ጊዜ አይደለም። በተለያየ ወቅት ስራ በጣም ከበዛና ድካም ከተሰማኝ ወይም ደግሞ በለሊት በምተኛበት ወቅት በቂ እንቅልፍ ካልተኛሁኝ ቀን ላይ የተወሰነች ናፕ አንድ ሃያ ሰላሳ ደቂቃ አርባ ደቂቃ ልተኛ እችላለሁ ማለት ነው። ከዛ ውጭ ግን ብዙ ጊዜ የምተኛው ከምሽት አራት ሰዓት እስከ ንጋቱ አስራ አንድ ሰዓት በአማካኝ ከስድስት እስከ ሰባት ሰዓት በቃ ወይም በሃያ አራት ሰዓት ውስጥ እተኛለሁ ማለት ነው። ከዛ ውጪ ያለውን ሰአቴን ግን በስራ አሳልፋለሁኝ ማለት ነው። የተለያዩ ብዙ አይነት ስራዎችን እሰራለሁ። ስለዚህ ይሄ አሁን ራሱ የምሰራው ሳይለንሱ የሚሰራው ስራ ቀን ላይ ነውና ሰአቴን አመቻችቼ ነው የምሰራው ስለዚህ ማታ ብቻ ነው እምተኛው ቀን ስራ በስራ ነው እማሳለፍ ማለት ነው። አመሰግናለሁ።

እሺ የይለፍ ቃልህን ትጠብቃለህ ለሚለው አዎ በጣም እጠብቃለሁኝ። በተለይ ብዙ ሀብት ያለባቸውን የይለፍ ቃሎች በጣም በጥንቃቄ አስቀምጣለሁኝ። እኔ እንኳን ገጥሞኝ አያቅም ከዚህ በፊት ግን የማውቀው ሰው የለፍ ቃሉን በትክክል ባለመያዙ ብዙ ኪሳራ የከሰረ ሰው አውቃለሁኝ። እና ስለዚህ ከዛ እኔም ትምህርት በመውሰድ የለፍ ቃሎችን በትክክል ደህና ቦታ በማስቀመጥ። ማንም የኔን ሀብት እንዳይዘርፍ የይለፍ ቃሎች በትክክል በማስቀመጥ እገለገልባቸው ማለት እላለሁ። እና ይሄን የተለያዩ የለፍ ቃሎች ሊኖሩ ይችላሉ። ለምሳሌ ስድ ፍሬዝ ሊሆን ይችላል ፕራይቬት ኬይ ፓተርን ፓስወርድ የተለያዩ የይለፍ ቃሎች ሊኖሩ ይችላሉ። እና ስለዚህ እነዛን በትክክል ጽፌ ደህና ቦታ በማስቀመጥ ራሴን ከዘራፊዎች ወይም ደግሞ ከስካመሮች እጠብቃለሁ። የይለፍ ቃልን በትክክል እይዛለሁ ማለት ነው አመሰግናለሁ።

ኦ ዛሬ የአየር ሁኔታ እንዴት? ነው እሚለው የዛሬ የአየር ሁኔታ እጅግ በጣም ሞቃት ነበረ። አሁን ላይ ራሱ በጣም ሙቀት አለ። እንግዲህ አሁን ሰዓቱ ሰባት ሰዓት ከሃያ አንድ ላይ ነው ያለነው። ስለዚህ ይህ ሰዓት ደግሞ እጅግ በጣም ፀሀያማ ነው ከፍተኛ ሙቀት አለ ማለት ነው። ስለዚህ አሁን ባለንበት ሰዓት ነገር ግን ጠዋት አካባቢው ላይ ትንሽ ቀዝቃዛ ነበረ። አሁን ላይ ባለበት ሁኔታ ግን ትንሽ ሙቀቱ ከፍተኛ ነው። ስለዚህ ኢቭን አሁን ከቦታ ቦታ ለመንቀሳቀስ በጣም ሙቀቱ ከፍተኛ ነው የሚሆነው ፀሀያማ ነው በጣም ትንሽ እንኳን ብንንቀሳቀስ ፀሀዩ በደንብ ከመታን ይጎዳናል ማለት ነው። ስለዚህ ብዙ የሰውነታችን ፈሳሾችን ሉዝ ልናረግ እንችላለን። ስለዚህ ዛሬ ቀኑ በጣም ሞቃታማ ነው ማለት እንችላለን አመሰግናለሁ።

እሺ? ፀጉርህን መንከባከብ ትወዳለህ ለሚለው አዎ በጣም እወዳለሁ። ምክንያቱም ፀጉር ውበት ነው። በተለይ ለሴት ልጅ ፀጉሯ ውበቷ ነው ይሄ ሲባል ግን የወንድ ልጅ ፀጉር እንክብካቤ አያስፈልገውም ማለት አይደለም። አንድ ሰው ፀጉሩን በእንክብካቤ ከያዘው የማያምረው ፀጉሩ እንኳን ያምራል ማለት ነው። በእንክብካቤ ካልያዘው ደግሞ የሚያምረው ፀጉር እንኳን ሊያስጠላበት ይችላል ሊንጨበረር ይችላል ማለት ነው። ስለዚህ ብዙ ጊዜ እኔ ፀጉሬን እንከባከበዋለሁ። ስለዚህ ፀጉራችን በምንከባከብበት ወቅት የራሱ የሆነ ውበት ይሰጣል የማያምር ፀጉር እንኳን ቢሆን ፀጉሩ ያምራል በእንክብካቤ ካያዝነው። በፊት የሚያምረው ፀጉር ደግሞ በክብካቤ ስንይዘው ከዛ በላይ እጅግ በጣም ያምራል ውብ ይሆናል ማለት ነው። ስለዚህ ብዙ ጊዜ እኔ ፀጉሬን እንከባከበዋለሁ እንዴት ነው የምንከባከበው? በየቀኑ በመታጠብ ሎሽን ሻምፖዎችን በመቀባት ቅባቶችን በመቀባት ፀጉሬን ማለት ነው። እና ፀጉሬን መንከባከብ ደስ ይለኛል ሁሉም ሰው ፀጉሩን እንዲንከባከብ ምክሬ ነው አመሰግናለሁ።

እሺ መስኮት ክፍት ትተዋለህ ይላል። አዎ። ብዙ ጊዜ ሙቀት በሚሆንበት ሰዓት መስኮት እከፍታለሁኝ ከዛም በዛ በኩል አየር እንዲገባ አደርጋለሁ ማለት ነው። ነገር ግን ይሄን የማደርገው እኔ ውስጥ በምሆንበት ሰዓት እንጂ በማንኛውም ሰዓት ውጭ ያለውም ደግሞ መስኮቱን ከፍቼው አልሄድም። ነገር ግን እቤት በመሆንበት ሰዓት እና እቤቱ ሙቀት ከሆነ አየር መግባት አለበት ብዬ ካሰብኩ መስኮቱን ክፍት አደርጋለሁኝ። ከዛ ውጪ ግን ብርድ በሚሆንበት ሰዓት እቤት በማልኖርበት ሰዓት ወይም ደግሞ ወደ ክትም በሚሄድበት ሰዓት ክፍት ትቼው አልሄድም ዘግቼው እሄዳለሁ ማለት ነው። ነገር ግን ሙቀት ሆኖ ሰዓቱ በዛ ሰዓት ሙቀት ሆኖ መስኮት የምንዘጋ ከሆነ ትንሽ ሙቀቱ ስለሚያስቸግር መስኮት እከፍታለሁ ብዙ ጊዜ ማለት ነው። እንከፍትና እንትኑ ብርዱ መጥቶ ሙቀቱ ከጨረሰ በመስኮቴን እዘጋለሁ ማለት ነው። ወይም ደግሞ ንፋስ እየነፈሰ በጣም ሚያስቸግረኝ ከሆነ እና ሙቀት የለም ብዬ ካሰብኩም በዛ ሰዓት መስኮት እዘጋለሁ። ከዛ ውጭ ግን ብዙ ጊዜ ሙቀት ስለሚሆን መስኮቱን ክፍት አድርጌ በመስኮት በኩል አይር እቀበላለሁ። የሙቀቱ በዛ መንገድ እከላከለዋለሁ ማለት ነው። ስለዚህ መስኮት መክፈት ደስ ይለኛል። መስኮት ከፍቼም በመስኮት በኩል እቀመጣለሁ ማለት ነው። አመሰግናለሁ።